አዎ የአመራር ሚና አለኝ። የአመራር ሚና። በቡድን ውስጥ ከፍተኛ ተጽዕኖን ያሳያል። አመራር እንዲሆን እንዲሆን እና እንዴት ያደርገዋል ማለት ነው። እንቅስቃሴዎችን ማቀናበር እችላለሁ። ምርጫዎችን ማድረግ እና ተገቢ የሆነ እርምጃዎችን ማድረግ እችላለሁ ማለት ነው። ቡድኑ እንደ አንድ እንዲሰራና እንዲመራ እንዲመራ ያስተዳድር እንዲያስተዳድር ያደርገኛል ማለት ነው። ችግሮችን መፍታት እና እንደ እንደ አመራርነት እርምጃዎችን ማሳየት እችላለሁ ማለት ነው። አመራርነት ያው እስከ ሰዎች ጋር ያለኝን ግንኙነት ጠንካራ ያደርግልኛል። የሰዎችን እውቀትና ሴቶችን በማክበር ሌሎችን አስተዳድራለሁ እነዚህ ከፍተኛ ክህሎቶች ሊኖረኝ ይገባል ማለት ነው። ግንኙነት ማቋቋም እና መልካም የሆኑት ስራ አካባቢዎችን ማቋቋም ሰዎችን በተገቢ መልኩ መምራት እና እንዲሰሩ ማስተካከል እውቀትን እና ልምድን ማስተላለፍና ቡድኑን ማእከላዊ እንዲሆን ማድረግ ማለት ነው። ያው የአመራርነት ሚና አለኝ። አመራር አመራርነት ሚና ከአዳዲስ ፍላጎቶች እና ከሰዎች ግንኙነቶች ጋር ስለሚደረገው ስለሚደረገው አጠቃላይ የስራ እንቅስቃሴ ከፍተኛ ሚና አለው ማለት ነው። ስራዎችን በቅድሚያ መቀናበር እና ከሰዎች ጋር እንዲሳተፉ ማድረግ እችላለሁ ቡድኑ እንደ አንድ ተጠቃሚ እንዲሆን ማስተዳደር። ሌሎችን በማክበር እና ችግሮችን በጥቂት ጊዜ እንዲያስተካክሉ ማድረግ ይችላሉ ማለት ነው። በአጠቃላይ ማለትም ያው አመራር ሚና ሰውን በስራ ቦታ ውስጥ ሰዎች በተገቢ መልኩ ማስተዳደር እና ስራ ሂደቶችን መቀናበር እና እውቀትን ማስተላለፍ ማለት ነው። በሌላ አገልግሎት ቡድኑን እንደ አንድ እንዲሰራ የሚያስችል አቅም መፍጠር ማለት ነው። ስለዚህ አዎ እኔ የአመራርነት ሚና አለኝ